በአሁኑ ሰዓት ትንኞች በአካባቢያችን የሉም ምክንያቱም ትንኞች በአብዛኛው የሚመጡ በክረምት ወራት ስለሆነ። በአሁኑ ሰዓት በጋ ስለሆነ እና እኛ የምንኖርበት አካባቢ ውሃ ስለሌለ። በአሁኑ ሰዓት ትንኞች በአካባቢያችን የሉም።

የምወደው ከተማ ባህር ዳር ነው። ባህር ዳር የአማራ ክልል ዋና ከተማ ስትሆን በጣም ውብና ማራኪ ከተማ ናት። እሷን ከተማ በጣም የምወዳት ከተማ ናት።

ሰዎችን እኔ በመጀመሪያ የማስተዋውቃቸው የቀን ወይም የማታ ሰላምታ በመለዋወጥ ነው። እንዴት ናችሁ? እንኳን ደህና መጣችሁ። ስሜ እከሌ ይባላል። ብዬ አስተዋውቃችዋለው።

እኔ የምሰራው ስራ ጥራት ያለው ስራ ነው የምሰራው ጥራት ያለውን ስራም ማቅረብ እችላለሁ። ምከንያቱም ነገሮችን የምሰራው በትኩረት በትክክል ምንም ሳላዛንፍ ስለሆነ ጥሩ ስራ ያለው ጥራት ያለው ስራ ማቅረብ።

እኔ መጫወት የምችለው ባህላዬ የሙዚቃ መሳሪያ ሲሆን ክራር ዋሽንት መጫወት እችላለሁ። ዘመናዊ የሙዚቃ መሳሪያ መጫወት አልችልም። ነገር ግን ባህላዊ የሙዚቃ መሳሪያዎችን እንደ ክራር ዋሽንት የመሳሰሉትን መሳሪያ መጫወት እችላለሁ

ወደ ስራ የምደርሰው በሰአቱ ነው። ቀደም ብዬ ከቤቴ በመነሳት። በሰአት ወደ ስራዬ ቦታ እደርሳለሁ። ከቤቴ በአንድ ሰዓት እወጣ እና እስከ ሁለት ተኩል እስራ ቦታ በሰአት እደርሳለሁ